አዎን አደርጋለሁ ጥቅም ላይ እውላለሁ ብዙ ነገሮችን። ወጪ ለመቀነስ ለተለያዩ ነገሮች ጥቅም ላይ ድጋሚ ሊውሉ የሚችሉ ነገሮችን በሙሉ በጥቅም ላይ አውላቸዋለሁ። ካልዋሉ ጠቃሚ ካልሆኑ ግን አስወግዳለሁ። የሚያስፈልጉ ነገሮችን ግን ጥቅም ያላቸውን መዋል የሚችሉ ነገሮችን እንደገና ጥቅም አውላለሁ

እንዴ ራሴን ያልወደድኩ ማንን ልወድ ነው ታዲያ ራሴን በጣም ነው የምወደው። እወደዋለሁ። ደስተኛ ነኝ። ለራሴ ማድረግ ያለብኝን እንክብካቤም አደርጋለሁ። ስፖርት እሰራለሁ ጠዋት ምግብ እበላለሁ። የሚጎዱኝን ምግቦች ከምግብ ዝርዝሬ አስወግዳለሁ የሚጠቅሙኝን እመገባለሁ። የማልወደውን ስራ አልሰራም የምወደውን እሰራለሁ። ስለዚህ ራሴን በጣም እወደዋለሁ ከአጉል ሰዎች እርቃለሁ። ጥሩ ሰዎችን እቀርባለሁ። እንዲህ እንዲህ በማድረግ ራሴን እንከባከባለሁ ስለምወድ ራሴን።

ልጅ እያለሁ ውሃ በማምጣት ጎኔ እንደተጎዳ አስታውሳለሁ። አሁን ትልቅ ከሆንኩኝ በኋላ እንኳን ብዙም ቧንቧ ውሃ ስላለን በሳምንትም ቢሆን ይወርዳል እሱን በሮቶ ቀርተን ነው የምንጠቀመው። ስለዚህ ብዙም ሚያደክመኝ ነገር የለም። ሶ በልጅነቴ ግን ብዙ ጊዜ ውሃ አምጥቻለሁ። ከምንጭ፣ ከወንዝ፣ ከተለያዩ ከቦኖ

አንድ ሰዓት አሳልፋለሁ ከስድስት ተኩል እስከ ሰባት ተኩል ይቅርታ ድጋሚ ያረኩት ከኋላ የሚረብሽ ድምጽ ስለገባ ነው። እና ለአንድ ሰዓት ምሳዬን በልቼ ቡናዬን ጠጥቼ ከዛ ወደ ስራዬ እመለሳለሁ። ይሄ ነው አንድ ሰዓት

ማረን በጥብጦ መጠጣትን እወዳለሁ ግን በጥሬው መመገብ አልወድም ብዙ ጊዜ በውሃ በጥብጬ ሳይበዛ በትንሹ ልጠጣ እችላለሁ። እሱንም ካበዛው ሆዴን ስለሚያመኝ አላበዛም በትንሹ ነው። በተረፈ ማርን በደረቁ መብላት አልወድም። በእውነት በጥብጦ መጠጣን ነው ብዙ ጊዜ ማዘወተረው

በድን ቋንቋ ታምናለህ ምናልባት በልሳን ቋንቋ ማለትህ ከሆነ አዎ በመንፈሳዊ ነገሮች አምናለሁ። በድን ቋንቋ ድን ቋንቋ የሚባል መኖሩን ግን አላውቅም ጥያቄህ ምናልባት ልክ ከሆነ እኔ ብታስተካክልልኝ በእውነት ደስ ይለኛል ጥያቄ ግልጽ አይደለም።

በእጅ የሚሰራ ስራ ካልከኝ? በእጅ የሚሰራ ስራ። መቼም ኪሮሽ መፍተል ምናምን ወንዶች በኢትዮጵያ ባህል የኛ የወንዶች ስራ አይደለም። ነገር ግን ሴቶች ይሰራሉ። እኔ በእጅ የምሚሰራ የምችለው። ነገር ብዙም የለኝም በእውነት እውነት ለመናገር

ሹራብ መስፋት እኔ አልችልም እነሱ የሴቶች ስራ ነው በኢትዮጵያ ባህል ወንድ ልጅ ሹራብ አይሰፋም በእጁ ምናልባት በማሽን ከሆነ ሊሰራ ይችላል። በእጅ ኪሮሽ ይዞ ሹራብ ወይም ዳንቴል የመስራት ነገር ያለ ሴቶች ጋር ነው። ሴቶች ይሰራሉ ወንዶች አንሰራም።

የኔ ጫማዬ ቁጥር በአብዛኛው አርባ አንድ ነው ትልልቅ ጫማዎች ሲሆኑ አርባም ሊያገለግል ይችላል። የአሜሪካ ጫማዎች ትልልቅ ስለሆኑ አርባ አንዳንዴ ይበቃኛል። የሌላው ሀገር ጫማ ግን በአብዛኛው የሚሆነኝ። በእውነት አርባ አንድ ነው።

የማውቀው አንድ ምሳሌ ለምሳሌ ፈረስን ወደ ውሃ ልትወስደው ትችላለህ ውሃ እንዲጠጣ ልታስገድደው ግን አትችልም የሚል አባባል አለ። ፈረስ ያደርሳል እንጂ አይዋጋም የሚልም አባባል አለ። ምን ለማለት ነው? ያው ፈረስ ያደርሳል የምትዋጋው አንተ ነህ ለማለት ነው። ያ ማለት እኔ ልረዳህ የምችለው ጥቂቱን ነው እንደማለት ዋናው ስራ ያንተ ነው ብሎ እንደማለት ነው።

የቀረ ምግብ በእውነት አልበላም እደፋለሁ እንጂ አንዳንድ ጊዜ የቀረ ምግብ መብላት ሆድ ያሳምማል ወይም ለጤና ተስማሚ አይደለም። ከዚህ የተነሳ የቀረ ምግብ ፈጽሞ አልመገበም አስወግዳለሁ። ሊሻግት ስለሚችል ወይም ደግሞ ሊበከል ስለሚችል የቀረን ምግብ አስወግዳለሁ። እንጂ አልበላም

የሳሙና አለርጂ ስላለብኝ መርጬ ነው ምጠቀመው ሜዲካም የሚባል ቀይ የገላ ሳሙና እሱን እጠቀማለሁ ለገላዬ። ለልብሴ ከሆነ ማንኛውንም አይነት ሳሙና እጠቀማለሁ ልብስ ሊያጸዳ የሚችል ኦሞን ጨምሮ ዱቄት ሳሙናን ጨምሮ ሌሎች ሳሙናዎችን ፈሳሽ ሳምናን ጨምሮ ጠቀማለች

እጅ መሸመን አውቃለሁ። ኖ ኖ ይቅርታ አላውቅም እጅ መሸመን እኔ አውቅም ሽመና ራሱ እንዴት እንደሆነ በእውነት መሸመኛ እቃውን ራሱ በአካል ለማየቴ እርግጠኛ አይደለሁም። በኢትዮጵያ በሀገራችን ዶርዜዎች በመሸመን ጎበዝ ናቸው። ደቡብ አካባቢ ያሉት እኛ ብዙም የሽመና እውቀቱ የለንም።

የስራ ቦታ የስራ ጓደኛ እንደአስፈላጊነቱ ሊኖረኝ ይችላል አልፎ አልፎ። ከስራው ጋር በተያያዘ ግን ቋሚ ጓደኛ አይደለም ከስራው ጋር ስራውን አብሮኝ ሊሰራ የሚችል ሰው። አለኝ። ግን ከስራው መቀየር ጋር አብሮ ሌላ ጓደኛ በስራው የሚመች ጓደኛ ሊይዝ ይችላል።

በፍጥነት ማለት አይቻልም የኔ አተያዩብ በመካከለኛ ደረጃ የሚገለጽ ነው። በጣም ፈጣን አተያየብ አይደለም አተያየቤ መካከለኛ የሚባል ነው። እንደ ሴቶች ቶሎ ቶሎ ጥርም አርጌ መ መተየብ አልችልም እርም አድርጌ መተየብ አልችልም። ግን በጣም ቃላትን ምቆጥርም አደለሁም። በመካከለኛ ፍጥነት ግን እተይባለሁ ሁልጊዜም

የቴክኖሎጂ ችግር ሲያጋጥመኝ ከእኔ የተሻሉ ባለሙያዎችን አማክራለሁ ወይም ዩቲዩብ ላይ ከእኔ የተሻለ እውቀት ያላቸውን ሰዎች የሰጡትን ትምህርትና ምክር ከመስመር ላይ ወይም ከዩቲዩብ ወይም ከሌሎች የመረጃ ምንጮች አነባለሁ። ወይም ከመጽሐፍ አንብቤ ለመፍታት እሞክራለሁ። ከእኔ አቅም በላይ ሲሆን ደግሞ ባለሙያዎች ጋ እሄዳለሁ። የተሻሉ ባለሙያዎች

የስራ ልብስ እኛ ብዙ ጊዜ የስራ ልብስ የሚባል የለንም። ምናልባት መስክ ሲሄድ አስፈላጊ ሲሆን መስክ ላይ የስራ ልብስ ለብሰዋል። ከዛ ውጭ ቢሮ ውስጥ ግን የተለመደውን ጂንስ እና ተለመደውን ሸሚዝ ወይም ቲሸርት አድርገን ነው የምንገባው እንደ ባንክ ሰራተኛ ኮትና ሱሪ መልበስ ግዴታ የለብንም። ብንለብስ ግን ችግር የለውም። ነገር ግን የግድ ያን ለማድረግ አልታገልም። ምክንያቱም ኖርማልም ብለብስ ችግር ስለሌለው፤

ማዕድን ትጠቀማለህ ወይ ስትለኝ ምናልባት ወይ የወርቅ ቀለቦቶች ያው የወርቅ ማዕድን ስለሆነ እሱን እጠቀማለሁ። ቤት ውስጥ የምንጠቀማቸው የብረት የአልሙኒየም ማንጎርጎሪያዎች ድስቶች ሁሉ ማዕድን ናቸው። ግን የተለየ ማዕድን ያልከኝ ሌላ ጥያቄ ማለት በደንብ የተብራራ ቢሆን አሪፍ ነው። ከዛ ውጪ ሁሉም ነገር እንግዲህ ማንኪያ ሹካ ሁሉ ከብረት ማዕድን ነው የተሰራው።

በስራዬ ላይ ያሉ ተግዳሮቶች ከሰራተኞች መልቀቅ አዲስ መቅጠር ጋር በተያያዘ አንዳንድ ጊዜ ተግዳሮት ሊኖር ይችላል። በሳይት ላይ ከሆነ ለስራ ምቹ ያልሆነ ሳይት ወይም መስክ ሲሆን መንገድ መስራት ምናምን ስለሚኖርብን እንዲህ አይነት ተግዳሮቶች ይኖራሉ። በቢሮ ውስጥ ደግሞ አንዳንድ ጊዜ መቅረት ሰራተኞች ከስራ መልቀቅ ሲኖር እንዲህ እንዲህ አይነቶቹ እንደ ተግዳሮቶች ይታያሉ።

መስመር ላይ መማር ጀምሬ አቋርጫለሁ ግን እቀጥላለሁ ፕሮግራሚንግ መማር ጀምሬ ነበር አቁሜያለሁ። እንደምቀጥል ተስፋ አለኝ። ስለዚህ መስመር ላይ እማራለሁ ብሎ መውሰድ ይቻላል። ነገር ግን አሁን እቀጥላለሁ በሰፊው ደግሞ እማራለሁ